የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? በትርፍ ጊዜ እኔ ብዙ ጊዜ ያው ኳስ ካለ ኳስ አያለሁ ኳስ በጣም ነው ምወደው። ከዛ ውጭ። ያው የተለያዩ ሶሻል ሚዲያዎችን ላይ እችላለሁ እንደ ቲክቶክ ቴሌግራም ምናምን የመሰሉ ሚዲያችን አያለሁ። ከልጆች ጋር አጠናለሁ ልጆችን አስጠናለው። የቤት ስራ አሰራለው ይሄ ነው የትርፍ ግዜ ስራዬ።

የምትወደው ፊልም ምንድነው? ብዙ ጊዜ የምወደው ፊልም እንግዲህ እንደዚህ እንደ አክሽን ፊልም የሆነ ወይም ደግሞ ምንድነው የድብድብ ወይም ደግሞ የጦርነት አይነት ዘውጊያለሁ ወይም ደግሞ አድቬንቸር በጫካ የሚሰራ ምናምን አይነት ነገር ከሆነ ይመቸኛል። እንደሱ አይነት ስራዎች ይመቹኛል ብዬ አስባለሁኝ።

ስንት ኢሜል ትልካለህ? ኢሜል ብዙ ጊዜ ያው ተማሪ እያለሁ በቀን ውስጥ ለምሳሌ ሶስት አራት ኢሜል ልልክ እችላለሁኝ። የነበረ አሁን ግን ያው ስራ ላይም ነኝ። እና ብዙ ጊዜ በኢሜል አድለም ምንላላከው የተወሰኑ ፋይሎች ወይም ደግሞ የተወሰኑ አጋጣሚዎች ካልሆኑ። ስለዚህ በቀን እስከ ሁለት ወይ ደግሞ አንድ ኢሜል ልጽፍ እችላለሁ። እሱን በአማካይ ነውና ሁል ጊዜ አይደለም።

የትኛውም ባህላዊ ምግብ ትወዳለህ? ይሄን ከአሁን በፊትም ብየዋለሁ ይመስለኛል እንግዲህ ይሄ እኛ አካባቢ ባህላዊ ምግብ ዶሮ ወጥ የሚባል ነገር አለ። አለና ዶሮ ወጥ የኛ በጣም ጣፋጭ የሆነ ባህላዊ ምግብ ነውና እሱን መብላት እወዳለሁ። ብዙ ጊዜ ባገኝ ደስ ብሎኝ ምበላው። በቃ ዶሮ ወጥ ይመቸኛል ማለት ነው

የምወደው ቀለም ቀይ ቀለም እወዳለሁ ሰማያዊም ያስደስተኛል ስለዚህ ብዙ ጊዜተመራጭ አንደኛ ተመራጭ የማረገው ቀለም ቀይ ነው ማለት ነው። ቀይ ቀለም ደስ ይለኛል ለኔ ደግሞ ተመራጭ ቀለም ቀይ ይሆናል ማለት ነው። ስለዚህ

በእግር ምን ያህል ርቀት መሄድ ትችላለህ? በእግሬ ያው ብዙ ኪሎ ኪሎሜትሮችን መሄድ እችላለሁ። እኔ ምንም የሚያግደኝ ነገር የለም አይደክመኝም ስለዚህ ለምሳሌ እስከ ሃያ ኪሎሜትር ድረስ በእግሬ ልሔድ እችላለሁኝ እና ወይም አስራ አምስት ኪሎሜትር ድረስ በእግሬ እሔዳአለሁ በአንድ ቀን ውስጥ ስለዚህ እንደዛ ነው የምሔደው

የቅጥር ሂደት እንዴት ነው? ነው እና እኔ ብዙ ጊዜ ኩንትራት ነው የነበረው አሁን ለጊዜው አቁሟል በጦርነቱ ምክንያት ወይም ሀገራችን ውስጥ ባለው ረብሻ ምክንያት ያው ስራዬ ትንሽ ተስተጓግሏል እና ትንሽ ቁሟል ስለዚህ ሄክተር እንትን የነበረው ኩንትራት ነው አንዳንዴ አልፎ አልፎ ያው ዳታ ለመሰብሰብ ምናምን እንሄዳለን። ወደ ተለያዩ ሀገራቶች እና እንደሱ ነበረ ግን አሁን መንገዱም ምቹ ስላልሆነ በዛ ምክንያት ቆመ።

ቅርጫት አለህ አዎ ቆሻሻ የምንጥልበት ቅርጫት አለን እኛ ያው ብዙ ጊዜ ቆሻሻዎችን አጠራቅመን ቆይተን ነው። ሀሙስ ሀሙስ ወይም በየሳምንቱ ሀሙስ መተው ቆሻሻ ያስወግዳሉ እና በዛ ቅርጫት አማካኝነት ወስደን እንሰጣቸዋለን እነሱ ሰብስበው ይወስዳሉ ቆሻሻ የምያጠራቅሙ ሰዎች። ስለዚህ የቆሻሻ ቅርጫት አለኝ። እሱን አጠራቅሜ ወስጄ እሰጣቸዋለሁ።

እሺ በትምህርት ቤት የምትወደው ትምህርት ምን ነበረ? ትምህርት ቤት እያለሁ የምወደው ትምህርት ትንሽ ዝቅ ብዬ እያለሁ እያለ ሳይንስ የሚባል ትምህርት በጣም ደስ ይለኝ ነበረ። ስድስተኛ ክፍል እያለሁ እና የሚመቸኝ ትምህርት ነበረ። ከዛ ከፍ ስል ደግሞ ሃይስኩል ምናምን ላይ ደግሞ ይሄ ሂሳብ የሚባል ትምህርት እንደገና ከፍዬ ወደ ኮሌጅ እና ምናምን ስገባ ደግሞ ዲዛስተር ሪስክ ማኔጅመንት የሚባል ትምህርት ውስጥ ያለ ዲአርአር ወይም ዲዛስተር ሪስክ ሬዳክሽን የሚል ኮርስ ደስ ይለኝ ነበር።

የእቃ ቁጥጥር ታደርጋለህ ወይ ነው የሚለው እና እንግዲህ የእቃ ቁጥጥር ማድረግ ማለት። ለምሳሌ የሚሸጥ እቃ ሊሆን ይችላል። መንገድ ላይ ተዘርግፎ እያለ እነሱን ማየት መቆጣጠር ምንም ሰው እንዳይነካቸው ሰው እንዳይወስዳቸው መታዘብ መቻል እሱ የእቃ ቁጥጥር ሊባል ይችላል ብዬ አስባለሁኝ። ሌላው ደግሞ እንዳይሰበር ቤት ውስጥ ለምሳሌ በጥንቃቄ መያዝ የመሳሰሉትን ነገሮች ያአጠቃልላሉ ብዬ አስባለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? እኔ እንግዲህ ከሀገር ውስጥም ከሀገር ውጭም ተጉዤ አውቃለሁና ለምሳሌ ከሀገር ውስጥ ወደ ተለያዩ የሀገራችን ሀገሮች ወደ መንቀሌ ወደ ምናምን የመሳሰሉ ቦታዎች ሄጄ አቃለሁ ከሀገር ውጪ ደግሞ እንግዲህ ኒውዘርላንድ ዴንማርክ የመሳሰሉ ሀገሮች ሄጄ አቃለሁኝ